አዎ የፀሀይ መውጣት አያለው አብዛኛው እንግዲህ እንግዲህ ፀሀይ የምትወጣው በቀን ላይ ነው ጠዋት አካባቢ ትወጣለች። ከዛ ደግሞ ወደ ምሽት አካባቢ ትጠልቃለች ማለት ነው። ስለዚህ መውጫዋን ተከታትዬ ለማየት እሞክራለሁ ከዛም ውጪ በጣም የምታምር ናት ብዬ አስባለሁ። በጣም ትልቅ ውበት አላት ለመታየት ምታመር ነች ብዬ አስባለሁ። እና መውጫዋን እየጠበቅኩኝ እከታተላለሁ አያለሁ ውበቷን አደንቃለሁ። በጣም ነው የምታምረው ለማየት ታሳሳለች እና በጣም ውብ ነች። እሱም አይተራሱ በራሱ የሚሰጠው ደስታ አለ። ምክንያቱም ፀሀይ ራሱ ቫይታሚን አይ ቲንክ ዲ አለው። ሰዎች ብዙውን ጊዜ በተለይ ህፃናቶችን ወላጆች እያወጡ ፀሀይ እንዲመቷቸው ያደርጋሉ። ይሄንም የሚሆንበት ምክንያት ከፀሀይ ማግኘት የሚፈልጉት ነገር ስራ አለ ነው። ስለዚህ አዎ የፀሀይ መውጣት እከታተላለሁ ውበቷንም ደግሞ አደንቃለሁ ማለት ነው

አዎ ሳንቲም እቆጥባለሁ አስቀምጣለሁ ማስቀመጥ ጥሩ ነው ብዬ አስባለሁ ምክንያቱም ከብዙ ነገር አንፃር የምናስቀምጥ ከሆነ ትልቅ ጥቅም ይሰጠናል። ወደፊት ደግሞ ህይወታችንን ኑሯችንን ለመኖር በጣም ትልቅ ጥቅም አለው ብዬ አስባለሁ እና ሳንቲም በሚገባ አስቀምጣለሁ ካለው ላይ ቀንሼ የተወሰነ ነገር ለማስቀመጥ እና ለመቆጠብ እሞክራለሁ። ያ ደግሞ በጣም ጥቅም አለው ብዬ አስባለሁ እና እቆጥባለሁ አስቀምጣለሁ ራሴን ቤተሰቤን የማስተዳደርበትን በቂ የምለውን ገቢ የማገኝበትን ያንን አስቀምጣለሁ ያንን እቆጣዋለሁ ያ ደግሞ በጣም ጥቅም አለው። ከብዙ ነገር አንፃር ብዙ ጥቅም ይሰጣል ብዬ አስባለሁ ሳንቲምን ማስቀመጥ ወይም መቆጠብ። ምክንያቱም ነገ ከነገ ወዲያ ሰዎች በቸገራቸው ሰዓት መጠቀም የሚችሉት ያንን ገንዘብ ወይም ደግሞ ያን ሳንቲም ነው። ያን ሳንቲም ቆጠቡ ማለት ደግሞ ነገ ህይወታቸውን በብዙ ወንገድ ያቀልላቸዋል ማለት ነው። እና ያንን በማሰብ አስቀምጣለሁ እቆጥባለሁ ማለት ነው። ስለዚህ ሳንቲሜን አስቀምጣለሁ ቆጥባለሁ ለነገም የሚሆነኝንም ነገር በደንብ ጥሪት አከማቻለሁ ማለት ነው። እና በደንብ ነው የማስቀምጠው በደንብ ገቢዬን ለማመጣጠን እሞክራለሁ ለማስቀመጥ እሞክራለሁ ያ ጥቅም አለው ብዬ አስባለሁ። ከብዙ ነገር አንፃር ይረዳኛል።

አዎ ሹራብ መስራት እወዳለሁ ብዙ ጊዜ እሰፍለው በርግጥ ብዙ ጊዜ ከባድ ነው በተለይ ለወንዶች ሹራብ መስፋት የአስቸጋሪ ነገር ነው። ነገር ግን በምችለው አቅም ያን ለመስራት እሞክራለሁ። አስቸጋሪ ቢሆንም ግን እየሞከርኩኝ እያስተካከልኩኝ ከጊዜ ወደ ጊዜ ራሴን ለማሻሻል እሞክራለሁ። ሁልጊዜ አይደለም ግን በተወሰነ ጊዜ አንዴ ሹራብ እሰፋለሁ። ያ ቀላል አይደለም ምክንያቱም ጊዜ ይፈልጋል። ቦታ ይፈልጋል። ሀሳብ ይፈልጋል ምን እንደምትሰራ ማወቅ አለብህ ምክንያቱም ያንን ሹራብ ስትሰራ ለማነው የሚሰራው ማነው የሚለብሰው የሚለውንም ማወቅ ተገቢ ነውና። ሁልጊዜ የሚሰራ አይደለም ወይም ሙያዬ አይደለም ግን በተወሰነ ጊዜ አንዴ እሰራለሁ። የተማርኩትም ከቤተሰቦቼ ነው። እነሱ ጥሩ በሚባል ሁኔታ ሹራብ ይሰራሉ። ከእነሱ ተምሬአይቸነው ማለት ነው።

አዎ እድለኛ ነገር ነኝ እ ብዙ እድል አለኝ ብዬ አስባለሁ ያው በእርግጥ በእድል የማምን ሰው አይደለም ብዙም ግን ከእድል በላይ ስራ ያስፈልጋል ምል ሰው መሆኑም ግን እ እድለኛ ብየ አስባለሁ በተለያዩ አጋጣሚዎች እ ብዙ እድሎች ወደ እኔ መጥተውልኛል እነዛ እድሎችንም ተጠቅሜያለሁ እና እእ ስለ እድል ሳስብ አንድ የማስበውም ነገር ሰው እድለኛም ከመሆን በላይ እድሉን የሚጠቀምበትን መንገድ ማወቅ አለበት ብዬ አስባለሁ እ ያ ካልሆነ ብዙ ነገሮች አስቸጋሪ ይሆናሉ ስለዚህ አንድ ሰው እድል ካለው እድሎቹን በሚገባ መጠቀም አለበት የሚል ግላዊ እምነት አለኝ። እነዛን እድሎች የሚጠቀም ከሆነ ደግሞ ወደፊት እ የተሻለ ቦታ ላይ ለመገኘት የተሻለ ቦታ ላይ ለመድረስ ትልቅ እ ጉልበት ይሆነዋል ብዬ አስባለሁ። ምክንያቱም እ በህይወታችን ውስጥ ብዙ እድሎች ይመጣሉ ከአንድ በላይ የሆኑ እድሎች ላይክ ሁለት ሶስት አራት አምስት እያሉ በጣም ብዙ እድሎች ይመጣሉ። እነዛን የሚመጡትን እድሎች ግን በደንብ አስቦ ጊዜ ሰጥቶ መጠቀም በጣም ትልቅ ጥቅም አለው ብዬ አስባለሁ። እና እድሎችን በሚገባ መጠቀም እድለኛ ነኝ ብሎ ደግሞ እ እድሎቹን ደግሞ አለማሳለፍ ደጋግሞ የሚመጡ እድሎች ላይሆኑ ይችላሉ አንድ ጊዜ ወይም ሁለት ጊዜ የሚመጣ አድል ሊሆን ይችላል። ስለዚህ እነዛን በአግባቡ መጠቀም ትልቅ ጥቅም አለው ብዬ አስባለሁ። እ ያንን ነው የማስበው እንግዲህ ስለ እድል ሳስብ እ የሰው ልጅ በህይወት ውስጥ ምክንያቱም ሰውን ከአንዱም ከአንዱም ሚያበላለጠው እድሎችን የመጠቀም እና ያለመጠቀም ጉዳይ ነው የሆነኛው ሰው እድሉን ይጠቀማል የሆነኛው ሰው ደግሞ ሳይጠቀም ይቀራል። ሶ ያ መሆኑ እ በደንብ በሰዎች ማህል ክፍተት ይፈጥራል ብዬ አስባለሁ። ስለዚህ እእ በዚህ አምናለሁ ስለዚህ እድሎቼን በሚገባ በምችለው አቅም እንዳያልፉኝና በደንብም ለመጠቀም እሞክራለሁ ከእድልም በላይ ደግሞ አስፈላጊ ሆኖ ነገር የራስ ጥረት እና የራስ ልፋት መሞከር ራስን ማስተማር ማሳወቅ ስለሆነ ያንንም ለማድረግ በሚገባ አጥራለሁ ማለት ነው። ስለዚህ እድሎች እ በየትኛውም አጋጣሚ ቢመጡ በህይወቴ ውስጥ ላለማሳለፍ እና እንዲሳኩ ለማድረግ በሚገባ አጥራለሁ። ያ ይጠቅመኛል።